አመት የሚለው እንግዲህ ስገልጸው አመት የሚለው ቃል እንግዲህ አስራ ሁለት ወራቶች አሉ እነዚህ አስራ ሁለት ወራቶች ከመስከረም ጀምሮ እስከ ነሀሴ ያሉት አስራ ሁለት ወራቶች ናቸው። ልክ እነዚህ ወራቶች አመት አንድ አመት እናያቸዋለን ማለት አስራ ሁለት ወር ቆጥረን አመት ሲሞላ እንደማለት ነው። እና አመት የሚለውን ቃል በዚህ መልኩ እገልጸዋለሁ

ፖሊስ ማለት እንግዲህ ፖሊስ ሲባል እንደ አጠቃላይ እንደ ቀበሌም እንደ ወረዳም እንደ ሀገርም ሁሉን ሀገር ጠባቂ እንዲሁም ደግሞ በቃ የተለያዩ ነገሮችን ሰው ሲጣላ የሚያስታርቅ ወይንም ደግሞ ጥባቃ ሊሆን ይችላል። ቀበሌ ላይ ሊሆን ይችላል እና በቃ ሰው እንዳይጣላ እንዳይጋጭ ሊጠብቅልን ሊያስታርቅልን የሚችል ፖሊስ እንለዋለን

ችግር የለም ሲባል እንግዲህ ይህንን ላግዝሽ ይህን እርዳሽ በገንዘቡም ሆነ በጉልበትም ሆነ በእውቀትም ሆነ እንላለን። እና ችግር የለም ሁሉም ነገር ተሳክቶልኛል ሁሉም ነገር አለኝ። ለምሳሌ አሁን ቤት በመስራት ምናምን ላይ ስንሄድ። ምን ላግዝሽ ብር ላግዝሽ ሆይ ጉልበት ላግዝሽ ሆይ ምግብ ላግዝሽ ሲባል ችግር የለም ማለት እንግዲህ አለኝ። ምንም የሚያሳስብ ነገር የለም እንደማለት ነው

ቲማቲም ማለት እንግዲህ ቲማቲም የምንለው አንድ የአትክልት ዝርያ ነው። እና ቲማቲም እንግዲህ ለወጥ ማጣፈጫነት እንጠቀመዋለን ከተለያዩ ከተለያዩ ነገሮች ጋር ብንሰራው። ከድንች ጋር ብንሰራው ከቆስጣ ከሰላጣ ጋር ከተለያዩ ነገሮች ጋር እንደ አጠቃላይ ከምስር ጋር ቢሰራ ከስጋ ጋር ቢሰራ ሊያጣፍጥልን የሚችል የአትክልት አይነት ነው

መጽሐፍ የሚለው እንግዲህ መጽሐፍ ሲባል የተለያዩ ጽሁፎች አሉ። የአማርኛም እንግሊዘኛም የተለያዩ በተለያዩ ቋንቋዎች ሊጻፍ የሚችል እንዲሁም ደግሞ መጻሀፍ ሲባል። ፊደላትን በማቀነባበር ለመለማመጃነት እንዲሁም ደግሞ የተለያዩ በቃ መጽሐፍ ሲባል የተለያዩ ነገሮችን የምንጽፍበት በቃ ጥሩ ጥሩ ነገሮችን ልንጽፍበት የምንችለው ነው። እና መጻሀፍ የሚለውን በዚህ መልኩ እገልጸዋለሁ

ኦገስት የምንለው እንግዲህ እኔ ስገልጸው በአመት ውስጥ አስራ ሁለት ወራቶች ውስጥ ወራቶች አሉ። መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዚያ፣ ግንቦት፣ ሰኔ፣ ሀምሌ፣ ነሀሴ የምንለው ነው እና ኦገስት የሚለው እንግዲህ ነሀሴ ነሀሴ ብለን የምንጠራው ነው። ከአስራ ሁለቱ ወራቶች ውስጥ ልናገኝ የምንችለው

ቅዳ የሚለው እንግዲህ ውሃ ቅዳ ሊሆን ይችላል። ከወንዝ ከቧንቧ ከተለያዩ ከምንጭ እስኪ ቅዳናና ውሃ ይባላል። ወይንም ደግሞ። ወይንም ደግሞ ሙዚቃ መዝሙር ሊሆን ይችላል። እስኪ ቅዳ ወይንም ደግሞ ከአንዱ ወደ አንዱ አሸጋገር እንደማለት ነው። እና ቅዳ የሚለውን ቃል በዚህ መልኩ ገልጸዋለሁ

ጠማኝ ማለት እንግዲህ ጠማኝ ሲባል ውሃ ጠማኝ እንላለን። እና እስኪ ውሃ በጣም ነው ዛሬ የጠማኝ እስኪ ልጠጣ ሲጪኝ። ወይንም ደግሞ ስጠኝ ወይንም ደግሞ መንገድ ላይም ሊሆን ይችላል። እስኪ ውሃ ግዛልኝ በጣም ጠማኝ ጠማኝ። ማለት እንግዲህ ጠማኝ ሲባል ውሃ ጠማኝ እንደማለት ነው

ማርች የሚለው እንግዲህ አሁንም ልክ እንደዚሁ አስራ ሁለት ወራቶች አሉ። ከመስከረም እስከ ነሀሴ ድረስ። ከአንድ አመቶች ውስጥ አስራ ሁለት ወራቶች ውስጥ አሉ አመት የሚሞላው አስራ ሁለት ወር ቆጥረን ነው። እና ከእነዚህም ውስጥ ደግሞ መጋቢት እንለዋለን ማርች የሚለውን እንግዲህ አንዱ የመጋቢት ወር ነው። ከአስራ ሁለቱ ወራቶች ውስጥ የምናገኘው ነው